ወደ ገበያ የምሄድበት ቀን። በእኛ አካባቢ የገበያ ቀናቶች አሉ በሳምንት ውስጥ ሁለት ቀኖች አሉ የገበያ ቀኖች። እና እነዛን ቀኖች ጠብቄ ነው የምሄደው በእኛ አካባቢ አሁን ለምሳሌ ሰኞና ሀሙስ ነው የገበያ ቀን። በተለይ የሀሙስ ገበያ በጣም የሚገርም ገበያ ነው። ምክንያቱም የምወደው አይብ ሁላ እዛ ገበያ ውስጥ ነው ያለው የገበሬ የገበያ ነው። እና እዛ ገበያ ነው ብዙ ጊዜ የምሄደው። በሳምንት አንድ ጊዜ ገበያ እሄዳለሁ እሱም ሀሙስ ነው ማለት ነው እያልኩኝ ያለሁት ነገር።